እንኳን ደህና መጡ። እንኳን ደህና መጡ የሚለው ይህ አረፍተ ነገር፤ በአረፍተ ነገርነት የሚቀመጥ ነው፤ ብዙን ጊዜ አገልግሎት ላይ የሚውለው። እንኳን ደህና መጡ ተብሎ ለበርካታ ሰዎች የሚደረግ ግብዣ፤ ወይም ደግሞ ለሚከበር እድሜው ትልቅ ለሆነ ሰው የሚደረግ የአቀባበል ንግግር ነው፤ አንድን ሰው ለመቀበል ከተዘጋጀህ በኋላ ያንን ሰው ስትቀበለው እንኳን ደህና መጣህ፤ እንኳን ደህና መጣህ ትላለህ ብዙ ከሆኑ ደግሞ፤ እንኳን ደህና መጡ የሚል በትልቁ ተጽፎ ሊሆን ይችላል። ግድግዳ ላይ ይለጠፋል፤ መግቢያ በር ላይ ይለጠፋል፤ ያ በትልልቅ ዝግጅቶች ላይ፤ ለምሳሌ የተማሪዎች ስመረቁ፤ ስመረቁ፤ እንግዶች የሚምገቡ የሚመጡ ከሆነ እንኳን ደህና መጡ ተብሎ በትልቁ ተጽፎ ይለጠፋል፤ እንኳን ደህና መጡ ማለት እንኳን ወደዚህ ደህና መጣችው ብሎ ለእንግዶች የሚቀበል የሚደረግ ያነጋገር ወይም ደግሞ የመቀበል አነጋገር ነው፤ እንግዶቹን ስትቀበል ሞቅ ባለ ሰላምታ ሞቅ ባለ ንግግር መሆን ይኖርበታል፤ ደስ እንዲላቸው ማድረግ ይኖርብናል፤ እንግዶቹ ደስተኛ እንዲሆኑ ለማድረግ የምንጠቀመው ንግግር እንኳን ደህና መጡ ነው፤ ይህ የሚባልባቸው የተለያዩ ቦታዎች አሉ። ለምሳሌ በምርቃ ስነ ስርዓት ላይ የሚመጡትን እንግዶች እንኳን ደህና መጡ ተብሎ ይለጠፋል፤ እንዲሁም ደግሞ በቤታችን የተለያዩ እንግዶች ሲመጡ እና ለእንግዶቹ አቀባበል ዝግጅት የምናደርግ ከሆነ፤ እንኳን ደህና መጡ፤ የሚል ጽሁፍ በሚያምር ማተሚያ ላይ አትመን ግድግዳ ላይ ለጥፈን እንቀበላለን ማለት ነው። ለምሳሌ፤ እቤታችን ውስጥ የምንቀበላቸው እንግዶች፤ በጣም ከበድ ያሉ የተከበሩ፤ የሚናፈቁ፤ ሲጠበቁ የነበሩ፤ ወይም ውጭ ሀገር ሆነው የኖሩት እንደ አዲስ ወደ እኛ ሀገር ልመጡ ያሉ ከሆኑ እንኳን ደህና መጡ፤ የሚል የአቀባበል ጽሁፍ ተጽፎ ግድግዳ ላይ ይለጠፋል ማለት ነው። በትምህርት ቤቶች አካባቢ እንግዶች እንደሚመጡ ከታወቀ እንኳን ደህና መጡ፤ ተብሎ ይጻፍና ቀይ ምንጣፍ ይነጠፋል፤ ወይም ደግሞ ያለውን ምንጣፍ ቀይም ባይሆን አረንጓዴም ቢጫም ሊሆን ይችላል ምንጣፍ ተነጥፎ እንግዶቹ በዚያ ላይ የተራመዱ እንዲያልፉ ይደረጋል፤ ማለት ነው። እንኳን ደህና መጡ፤ የሚለው ጽሁፍ ደመቅ ብሎ በደንብ እንዲታይ በሚያምር ጽሁፍ በአበቦች ተጊጦ ይጻፍና፤ የአቀባበል ስነ ስርዓቱ ይከሄዳል። ሌላ ደግሞ፤ ባለስልጣናት ሲመጡ ባለስልጣኖቹ የሚመርቁት ቦታ ካለ፤ እንኳን ደና መጡ የሚል ጽሁፍ ተጽፎ የምንጣፍ የቀይ ምንጣፍ፤ ወይም ደግሞ ሌላ ምንጣፍ፤ ተነጥፎ በዛ ላይ እንግዶቹን አቀባበል ይደረጋል። ጊዜ ደግሞ፤ ከአውሮፕላን ማረፊያዎች ወይም የአየር መንገድ ቦታዎች ድረስ ሄደን የምንቀበለው እንግዳ ካለ፤ እንኳን ደህና መጡ፤ የሚለውን ጽሁፍ የታተመበትን ወረቀት በጋራ በመሆን፤ ከዳርና ከዳር ይዘን፤ አውሮፕላን ማረፊያ ላይ ተሰልፈን ጽሁፉም በግዙፉ ከያዝን በኋላ፤ እንግዳው ሲመጣ እንዲደነቅና ደስ እንዲለው እንኳን ደህና መጥቶ የሚሉን ጽሁፍ እያሳየን እንቀበለዋለን ማለት ነው፤ ይሄ በእኛ ሀገር የተለመደ ሆኗል አሁን፤ በፊት በውጪው የነበረ ነው፤ እንግዳውን እንደዚህ አይነት ጽሁፍ ይዘን እንኳን ደህና መጡ በሚል ጽሁፍ ስንቀበለው በጣም ደስተኛ ይሆናል፤ የመጣበትንም አላማ በትክክል ያሳካል ማለት ነው። ሌላው ደግሞ፤ በሚመረቁ ቤቶች ሊሆን ይችላሉ፤ ምመረቁ ሆቴሎች ሊሆን ይችላሉ፤ የሚመረቁ ትልልቅ ድርጅቶች ሊሆን ይችላሉ፤ የምረቃቸው እለት እንግዶቹ የሚገቡበት በር ላይ ሊሆን ይችላል፤ ወይም ደግሞ፤ ለብቻው የእንግዶች የሚገቡበትን መግቢያ አዘጋጅቶ፤ እዛ ላይ እጅግ በሚያምር ሁኔታ ጽፎ ይሰቅልና ዙሪያውን በአበባ አስጊጦ መንገዱን ደግሞ በቀኝ ምንጣፍ ወይም በማንኛውም ቀለም ባለው ምንጣፍ አስጊጦ እንኳን ደህና መጡ እያለ ይቀበላል፤ እንኳን ደህና መጡ የምንለው ብዙ ሲሆኑ ነው፤ ወይም እንኳን ደህና መጣችሁ፤ ልባል ይችላል። ለቤታችን ደግሞ ሲሆን የምንቀበለው አንድ ሰው ከሆነ እንኳን ደህና መጣህ፤ ወንድ ከሆነ ሴት ከሆነች ደግሞ እንኳን ደህና መጣሽ፤ ልንል እንችላለን። ብዙ ከሆነ እንኳን ደህና መጡ፤ ማለትም ወይም እንኳን ደህና መጣችሁ፤ ማለትም ይቻላል። ከዛ ውጪ የሚከበር ሽማግሌ አንድ ሰውም ቢሆን እንኳን ደህና መጡ ነው የሚባለው፤ ሽማግሌ ወይም ትልቅ ሴት ከሆነች በእድሜ ገፉ ከሆኑ አንድ ሰውም ቢሆን እንኳን ደህና መጡ ተብሎ በክብር አነጋገር ይገለጻል ማለት ነው።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

የእንቅልፍ ልምዴ ጥሩ አይደለም። ብዙዉን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ። ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ሰዓት ያህል እተኛለሁ በቂ አይደለም። ስልኬን ማጥፋት ወይም ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ። እንግዲህ የዚህ ጽሁፍ ጭብጥ አንድ በጣም እያመሸ በጣም ከመኝታው በፊት ረጅም ሰዓት እየቆየ የሚተኛ በትንሹ የሚያንቀላፋ የማንቀላፋት ልምድ ያለውን ሰው የሚመለከት ነውና። የእንቅልፍ ልምዴ ጥሩ አይደለም ማለት የማንቀላፋው በጣም ትንሽ ስለሆነ ልምድ የለኝም ነው የማንቀላፋት ልምድ የለኝም። ረጅም ጊዜ አምሽቼ ነው የምተኛው ማለት ነው። በአጭሩ ጥሩ ልምድ የለኝም። ማለት በሀኪም የታዘዘውን የስምንት ሰዓት እና ከዚያ በላይ እንቅልፍ አላገኝም። እንደዛ አልተኛም ለማለት ነው። ብዙዉን ጊዜ ዘግይቼ እተኛለሁ ማለት አመሻለሁ በማንበብ ፊልም በመመልከት ወይም በሌሎች ተግባራት አመሻለሁ። ከዚያ በኋላ ልተኛ ስል ሙሉ በሙሉ ስለምነቃ ያስቸግረኛል ማለት ነው። ብተኛ ደግሞ ማለዳ ላይ ደግሞ ወይም ጠዋት ላይ ለመነሳት በጣም ያስቸግረኛል። ጠዋት ላይ በጣም ይደክመኛል። ያንን ለማላቀቅ ከዛ ከድካም ለመውጣት ደግሞ ቡና መጠጣት ይኖርብኛል ነው የሚለው እንግዲህ ይሄ የሚያሳየው። እንቅልፍ በጣም አስፈላጊ መሆኑን በቀኑ ስራችን ላይ ተጽዕኖ የሚፈጥር መሆኑን ተጽዕኖ የሚያሳድር መሆኑን የሚያሳይ ያሳየበት ነው። ማታ ማምሸታችን ለስራችን ጥሩ መስሎ ሊታየን ይችላል ነገ ያለውን ስራ ግን ያደናቅፈዋል። ማታ አምሽተን ልናነብ ማታ አምሽተን ፊልም ልናይ ልንዝናና እንችላለን። ጠዋት ተነስተን የምንሰራው ስራ ላይ ግን ጫናው ከባድ ይሆናል ማለት ነው። ሌላው ቡና ያስፈልገኛል ማለት ሌላ ማነቃቂያ እንድንጠቀም ያስገድደናል ማምሸት ጠዋት በጣም እራሳችንን ስለሚያመን እንቅልፍ እንቅልፍ ስለሚለንና ስለሚደብተን ምን ያስፈልገናል ለማነቃቂያ የሚሆን ነገር ያስፈልገናል? ለዛም ነው ቡና ያስፈልገኛል ያለው የመተኛት መርሃ ግብር ማዘጋጀት አለብኝ ሲል እንግዲህ ለመተኛት መዘጋጀት አለብኝ ነው። ፕሮግራም ማውጣት አለብኝ ነው። መርሃ ግብር የሚለው ቃል በአብዛኛው በአማርኛ ቋንቋ ውስጥ አገልግሎት ላይጨአይውልም ነገር ግን ፕሮግራም ለሚለው ቃል ፍቺው ነው። መርሃ ግብሩን ማዘጋጀት አለብኝ ማለት እቅድ ማውጣት አለብኝ ነው። መቼ እንደምተኛ ስንት ሰዓት እንደምነሳ ማቀድና ማውጣት አለብኝ በዛ በታቀደው መሰረት መንቀሳቀስ ይኖርብኛል ማለት ነው። ዶክተሮች ስምንት ሰዓት እንደሚመክሩ ነገር ግን እኔ ስድስት ሰዓት ያህል ብቻ እንደምተኛ ነው ብሎ የገለጸው ይህ የሚያሳየው ምንድነው? ዶክተሮች ምን ሰዓት ቢሉም ያንን ማድረግ እንዳልቻለ ፊልም በማየትና መጽሐፍት በማንበብ እንደሚያመሽ ማምሸቱ በህይወቱ ላይ ተጽዕኖ እያሳደረበት እንደሆነ ገልጿል ስድስት ሰዓት መተኛትም በቂ እንዳልሆነ አስቀምጦታል። ስልክን ባታም የሚለው ትርጉም የለውም ይሄ ባታም የሚለው ቃል ትርጉም የለውም። ከመተኛቴ በፊት ነው መሆን ያለበት ስልኬን ማስቀመጥ አለብኝ ነው። ተኝቼ እተኛሁበት ቦታ ላይ ሆኜ ስልክ መያዝ የለብኝም ለማለት ተፈልጎ ነው። እዚህ ላይ ያለው ስልኬን ባታም በፊት የሚለው ባታም የሚለው ትርጉም የለውም። ወይም ደግሞ ቃል አይደለም። ትርጉም አልባ የፊደላት ጥርቅም ነው ስለዚህ ባታም የሚለው ተወግዶ ስልኬን ከመኝታ በፊት ማስቀመጥ አለብኝ የሚል ይሆናል ማለት ነው። የእንቅልፍ ጤንነት አስፈላጊ ነው። በእንቅልፍ የሚገኝ ጤንነት አስፈላጊ ነው ምን ማለት ነው? እንቅልፋችን ሲመጣ መተኛት አለብን እንቅልፋችን እንዲመጣ በጊዜ ማስለመድ ይኖርብናል ነው። እንቅልፍ በማጣት የሚመጣው የጤና እክል ስላለ የሚከሰት የጤና ችግር ስላለ እንቅልፍ ለጤንነት በጣም አስፈላጊ ነው ይለናል። ይህንን መለወጥ እፈልጋለሁ ብሎ ደግሞ በቆራጥነት ይነገራል። ይህንን እንቅልፍ እያጡ እያመሹ ለረጅም ሰዓት መቆየትን መለወጥ እፈልጋለሁ። በማለት ይገልጻል። በእረፍት የተሻለ እሰራለሁ። አርፌ በደንብ እንቅልፍ ከተኛሁ የነገው ስራዬ የተሻለ ይሆናል። ጥሩ እንቅልፍ መተኛት ጥሩ ለማሰብ ስለሚረዳ ጥሩ እንቅልፍ መተኛት ጥሩ ለመተግበር በስራችን ስኬታማ ንቁ ሆነን እንድንውል እንዲሁም ደግሞ አእምሮአችን በትክክል ማሰብ እንዲችል መርሳት እንዳንጀምር ስለሚያደርገን። ጥሩ እንቅልፍ መተኛት አለብኝ። ረጅም ሰዓት ለመስራት ጥሩ የተባለውን ሰዓት ያክል ተኝቼ በአግባቡ መንቃት አለብኝ። እቅድ ነድፌ በእቅዴ መንቀሳቀስ አለብኝ ወይም መርሃ ግብር አውጥቼ በመርሃ ግብሩ መሰረት የእንቅልፍ ሰአቴን ጠብቄ መተኛት የስራ ሰአቴንም ጠብቄ ማድረግ ይኖርብኛል እያለ። እንግዲህ በአጠቃላይ የእንቅልፍ ሰዓቱ የተዛባ የሆነበትን ምክንያቶች ተንትኖ በቆራጥ

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤት ሁሉ ይሞላል ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው። በዚህ ጽሁፍ ውስጥ ያለው የተለየ ነገር ምንድነው? አንድ ቡና የምትወድ ሴት ወይም ወንድ ሊሆን ይችላል። የቡናውን አፈላል ስነ ስርዓት በተወሰነ መልኩ በማሳየት። ለመጀመር ሞክሯል ቡና እንዴት እንደሚወድ ቡና እንዴት እንደሚያስደስተው እና ወይም እንደሚያስደስታት እና ቡና ለመጠጣት የምታደርገውን ከጓደኞቿ ጋር ተሰብስባ የምታዘጋጀውን ነገር ነው ለመግለጽ የሞከረችው። ጂና በጣም ልዩ ነገር ነው ለኔ ስትል እጅግ በጣም የተለየ የምወደው ነገር ነው ለማለት ፈልጋ ነው። በየቀኑ ሶስት ጊዜ እንደምትጠጣ በየቀኑ ሶስት ጊዜ በኢትዮጵያውያን ዘንድ ጠዋት ቡና ይጠጣሉ ማት ቀን ላይ ቡና ይጠጣሉ ማታ ላይም እንዲሁ ቡና ይጠጣሉ። የቡናው ሽታ ብቻውን ያስደስተኛል ስትል ደግሞ ቡና ሱስ ያለባቸው ሰዎች ማሽተት ይፈልጋሉ ዝም ብለን ቡናውን አፍልተን ብንሰጣችሁ አይፈልጉም እፊታቸው ቡናው እንዲቆላ ይፈልጋሉ። የተቆላው ደግሞ ፊታቸው ተወቅጦ እዛው ደግሞ ቡናው ሲፈላ የሚያወጣው ሽታ ያስደስታቸዋል ማለት ነው። ሱሳቸው ከዚህ ሁሉ ይጀምራል ደስታቸው ከማሽተት የቡናውን ጠረን የቡናው መዓዛ ቤት ውስጥ የሚፈጥረውን ነገር ከማሽተት ይጀምራል ማለት ነው። በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሳዋለን ወይም ይነጻል ይጸዳል ማለት ነው። ከዚያ እንፈጨዋለን ይላል ቡናው ከታጠበ በኋላ ተቆልቶ ነው ሚፈጨው ከዚያ ጀበና ውስጥ ይፈላል። ጓደኞቼ ሲመጡ አብረን እንጠጣለን ይላል ከጓደኞች ጋር ከጎረቤት ጋር ነው ቡና ሚጠጣው። ቡና መጠጣት እረፍት ማግኘት ነው ማለት ቡና ሰላም ይሰጣል። ቡና እረፍት እንድናደርግ ያደርገናል ያዝናናናል ያስደስተናል ያነቃቃናል ምናልባት ድብርት ይዞን ከሆነ ድብርታችን እንዲለቀን ሰልችቶት ከሆነ መሰልቸታችን እንዲለቀን እና በተቻለ መጠን ንቁ እንድንሆን ይጋብዘናል ወይም ያደርገናል ማለት ነው። የጓደኞች መሰባሰብ የጎረቤታሞች መሰባሰብ በኢትዮጵያውያን ዘንድ በጣም የተለመደ ነው። ማንም ሰው ቡና ብቻውን አይጠጣም። ጎረቤቱን ጠርቶ ቡና ጠጡ ተባብሎ አብሮ ተሰባስቦ እየተጨዋወቱ መጠጣት ሁሉንም ኢትዮጵያዊ የሚያስደስት ነገር ነው። ብቻውን መጠጣት እሚወድ የለም። ቡና አብሮ ተፈልቶ ነው ሚጠጣው እዚህ አረፍተነገር ላይ ያለው ችግር ምንድነው? በመጀመሪያ እናነሳዋለን ይላል እናነሳዋለን የሚለው ነገር ትክክል አይደለም በመጀመሪያ እናጥበዋለን ነው መሆን ያለበት። ጥሬው ቡና ወይም የሚፈላው ፍሬው ቡና መጀመሪያ ይታጠባል። ከዚያ በኋላ የቀረው ሀሳብ አለ እዚህ ጋር ምንድነው የቀረው? እንቆላዋለን መኖር አለበት ከተቆላ በኋላ ነው ሊፈጭ እሚችለው ስለዚህ መጀመሪያ እናጥበዋለን ከዚያ በኋላ እንቆላዋለን በመቀጠል እንፈጨዋለን ነው። ከዚያ መጨረሻ ላይ ጀበና ውስጥ እናፈላዋለን ጀበና ውስጥ ተጨምሮ ከውሃ ጋር ይፈላል። ከዛ ጎረቤት ይጠራል ጓደኞች የተባሉት በኢትዮጵያውያን ጎረቤቶች ነው ሚባሉት ጎረቤት ሲመጣ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። ቡና ያሳርፋል ከድካም ያሳርፋል ወይም ደግሞ የነበረው ነገር ለቆን እንደገና እንደ አዲስ ጉልበት ሆኖን ለአዲስ ስራ ዝግጁ እንድንሆን ያደርገናል ማለት ነው። አነቃቂ ንጥረ ነገሮች ያሉት በመሆኑ ያ አነቃቂ ንጥረ ነገር ለስራ ትጉ እንድንሆን ያደርገናል። ሌላው የቡና ሽታ ቤቱን ሁሉ ይሞላዋል ይሄ በሁሉም ኢትዮጵያውያን ዘንድ ምንም የተፈጨ ቡና ቢኖርም የተወቀጠ ዱቄት የቡና ዱቄት ቢኖረንም ሽታው ስለሚናፈቅ እንደገና እንደ አዲስ ይቆላል ቡና እንደ አዲስ ተቆልቶ ቤት ውስጥ ሽታው የቡናው የተቆላ ቡና ሽታ ቤቱን እንዲያውደው ቤቱን እንዲያጥነው መዓዛው ቤት ውስጥ እንዲመላ ይፈለጋል እና ተመልሶ ሊቆላ ይችላል። ይህን ጊዜ በጣም እወደዋለሁ ይላል ይሄ ቡናው ሽታው ያለበትን የሚፈላ ቡና ሽታ የሚቆላ ቡና ሽታ ከዚያ በተጨማሪም ደግሞ ቡና ሲፈላ የሚጨስ እጣን አለ በኢትዮጵያውያን ዘንድ እጣኑ ሲጨስ የነዚህ ድብልቅ ሽታ ቤቱን ስለሚመላው በጣም አስደሳች የሆነ የመነቃቃት ስሜት ይፈጥራል። ደስ የሚል ስሜት ይፈጥራል። ይሄ ለኢትዮጵያውያን ትልቁ ነገር ነው። ሌላው ቡና ያለበት ቀን ጥሩ ነው ይላል ቡና ያለበት ቀን ጥሩ ነው ማለት ነቅቼ እሰራለሁ ደስተኛ ሆኜ እውላለሁ ያነቃቃኛል እንዲሁም ደግሞ ለሌላ ስራ ያነሳሳኛል የደበረኝ ነገር የሰለቸኝ ነገር ለቆኝ ይሄዳል። ይህ የእለት እለት ተግባሬ ወይም ልምዴ ነው ማለት። በኢትዮጵያ ውስጥ ይሄ በየቀኑ የሚፈጸም

ልብስ የማጥብበት ቀን ሁሌ ረቡ ነው ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለም ያላቸው ልብሶች የተለያዩ ናቸው። በማሽን አጥቤ እያመኝ ማለሁ መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽታ ሽቶዋቸው ደስ የሚል ነው ከደረቁ በኋላ። እቀብላለሁ አንዳንድ ልብሶች እለድባለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት። በዚህ ጽሁፍ ውስጥ በርካታ የሆኑ ችግር ያለባቸው አረፍተ ነገሮች አሉ። እነሱን እያስተካከልን የሀሳቡን አንድምታ እንመለከታለን። ልብስ የማጥበት ቀን ሁሌ ረቡዕ ነው ይሄ ትክክለኛ አረፍተ ነገር ነው። ሮብ ሮብ በየሳምንቱ ሮብ ቀን ልብስ አጥባለሁ ማለት ነው። ሮብ ቀን የሆነበት ምክንያት እንግዲህ ምናልባት እረፍት ስለሆነች ሊሆን ይችላል። ወይም እረፍት ስለሆነ ሊሆን ይችላል። ሮብ ሮብ ልብስ ረቡ ረቡ ልብስ አጥባለሁ ቆሻሻ ልብሶችን እሰበስባለሁ ለማጠብ የሚያደርገውን ቅደም ተከትል የሚያሳይ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ። ይህ ማለት ቀለማማ ልብሶችን ወይም ቀለም ያላቸው ልብሶችን በአንድ በአንድ ላይ አደርጋለሁ በየአይነታቸው። እንዲሁም ደግሞ ቀለም የሌላቸው ልብሶችን ነጭ የሆኑትን ለየብቻ አደርጋለሁ ነጭና ቀለማት የተለያዩ ናቸው ይላል። ነጭ ልብሶች ቀለማማ ከሆነ ልብስ ጋራ ስናጥባቸው የቀለማማውን ልብስ ቀለም ለቆ ነጩን ስለሚበክልብን ነጭ ልብሶች ብቻቸውን መታጠብ እንዳለባቸው የሚያሳይ ነው። በማሽን አጥቤ እያማለሁ በማሽን አጥቤ ይልና ያለው እያመኛለሁ የሚለው። ይሄ በጣም ምንም ትርጉም የሌለው ቃል ነው እያመኛለሁ ምንም ትርጉም የለውም። በማሽን አጥቤ አደርቃለሁ ነው መሆን ያለበት በማሽን አጥቤ አደርቃለሁ ወይም አጸዳለሁ ነው መሆን ያለበት። እንጂ አሁን ይሄ እያመኛለሁ የሚለው በፍጹም ምንም ትርጉም የለውም። መሸት የሚለው ማሸት ነው መሆን ያለበት። ማሸት ከዛ መረጃ አስፈላጊ ነው የሚለው። ማሸት ማድረግ አስፈላጊ ነው የሚለው እንግዲህ መሆን ያለበት አሸት ማድረግ አስፈላጊ ነው ነው አንዳንድ ጊዜ ማሹኑ ብቻውን ላያጸዳው ይችላል። ስለዚህ በእጅ መታሸት ስለሚኖርበት አሸት ማድረግ አስፈላጊ ነው ተብሎ ቢስተካከል ትርጉም ይኖረዋል። ያለበለዚያ መሸት የሚለውና መረጃ የሚለው ከልብስ ማጠብ ጋራ ፈጽሞ የማይገናኝ ሀሳብ ነውና ትክክል አይደለም። አሸት ማድረግ አስፈላጊ ነው ማለት በእጃችን የመነቸከውን ቦታ በጣም የቆሸሹ ቦታዎች ላይ ወይም በብሩሽ ሊሆን ይችላል የምናሸውን ለይተን አሸት ማድረግ አስፈላጊ ነው ብንል የተሻለ ትርጉም ይኖረዋል። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ይህ ምንድነው? ትንሽ እርጥበታቸውን ማሽኑ ውስጥ ከመጠጡ ወይም ከ ትንሽ ካደረቃቸው በኋላ በጣም ሳይደርቁ እንደገና ገመድ ላይ በፀሀይ አማካኝነት እንዲደርቁ ሰቅላቸዋለሁ ነው ውጪ ላይ ገመድ አዘጋጅቶ ማስጣት ነው የሚባል ይሄ ገመድ ላይ እሰቅላለሁ ማለት አሰጣቸዋለሁ ማለት ነው። ልብስ ይሰጣል ነው የሚባለው በአማርኛ ማስጣት ማለት ለፀሀይ ማድረቂያ ወይም ፀሀይ እንዲያደርቀው ውጪ ላይ ገመድ ላይ ማንጠልጠል ማለት ነው። ፀሀይ ያደርቃቸዋል የምትለው እንግዲህ ማሽኑ ብዙ እንዳይወስድባት ብዙ ሀይል እንዳይወስድባት ሀይል ለመቆጠብ እዛ ላይ ትንሽ ከመጠጠ በኋላ አውጥቼ በገመድ ላይ ሙሉ በሙሉ እንዲደርቁ አደርጋለሁ ለማለት ተፈልጎ ነው። ሽቷቸው ደስ የሚል ነው ነው ሽቷቸው ሳይሆን ሽታቸው ነው ሽታ ሽቶ ሌላ ነው። ይሄ በተመር ከገበያ የሚገዛ የሚረጭ ሽቶ ነው ሽቶ የሚባለው ይሄ ሽቷቸው ሳይሆን ሽታቸው ሽታቸው ደስ የሚል ነው። የታጠቡበት ሳሙና ያመጣው ወይም የታጠቡበት ኦሞ የጠቡበት ማጠቢያ ያመጣው ሽታ ነው እንግዲህ ሽታቸው ደስ የሚል ነው የምትለው። ከደረቁ በኋላ እቀብላለሁ የሚለው ምንም ትርጉም የለውም ከደረቁ በኋላ ማለት ልብሶቹ ሲደርቁ ደርቀው ሲያበቁ ነው። እቀብላለሁ የሚለው ግን ምንም ትርጉም የለውም እንግዲህ ልብስ ከደረቀ በኋላ ወይ አጥፋለሁ ወይ እተኩሳለሁ ነው መሆን ያለበት። መተኮስ ይባላል። የተጨማደደውን በማሽን የታጠበ ልብስ ስለሚጨማደድ በማሽን የታጠበ ከሆነ ቀጥሎ መሆን ያለበት መተኮስ ነው። ልብሶቹ ጠረጴዛ ላይ ተደርገው መተኮስ አለባቸው። ያለበለዛ ጨምዳዳ ነው የሚሆኑት። ስለዚህ ከደረቁ በኋላ ምንድነው የሚሆነው እተኩሳለሁ ነው መባል ያለበት ትርጉም እንዲያመጣ። ንጹህ ልብስ መልካም ስሜት ይሰጣል ንጹህ ልብሶች ደስ እንዲለን ያደርገናል ቅልል ያለ ስሜት እንዲሰማን ያደርገናል የሚለው። ይህ የሳምንት ተግባር ነው ሁሌ ማድረግ አለበት ነው ሁሌ ማድረግ አለበት ሳይሆን ሁሌ መደረግ አለበት ነው ማለት መደጋገም ያለበት የማይቀር ተግባር ሁሌ መደረግ አለበት ነው መባል ያለበት እና ትክክል ነው። ልብስ አጠባህ ሮብ ሮብ ከሆነ የማይቀር ሁልጊዜም የሚደጋገም ተግባር መሆኑን ለመግለጽ የተጠቀመበት ቃል ነው እና

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደብኝ ነው። ሁሌም እንዳወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ። ለአንድ ወር እንኳን መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜን ለተሻለ ነገር እጠቀምበታለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። በጣም ጥሩ ጽሁፍ ነው ነገር ግን ከቅድሙ በተሻለ የተሻሻለ ነው። አሁን ማህበራዊ ሚዲያ እረፍት እወስዳለሁ የሚለው ትክክል ነው። ከማህበራዊ ሚዲያዎች ራሴን አገላለሁ እንደማለት ነው። ከማህበራዊ ሚዲያ እረፍት እወስዳለሁ ማለት ትንሽ ጊዜ መተው እፈልጋለሁ መራቅ እፈልጋለሁ ለማለት ነው። ብዙ ጊዜ እየወሰደብኝ ነው። ጊዜየን እየነጠቀኝ ነው። ማረፍ አልቻልኩም ከእውነተኛ ሰዎች ጋር መነጋገር አልቻልኩም እውነተኛ ህይወት ላይ ተሳትፎ ማድረግ አልቻልኩም የሚል እንደምታ አለው። ሁሌም እያወዳደርኩ እገኛለሁ። ሁሌም ነው በቃ ሌሎች ምን እያደረጉ እንዳደረጉ አያለሁ። ምን እየሰሩ እንደሆነ አያለሁ ማህበራዊ ሚዲያ ላይ ሌሎች የሚያደርጉትን እያየሁ እያወዳደርኩ እከሌ እንዲህ አደረገ እከሌት ደግሞ እንዲህ አደረገች እከሌ እንዲህ ሆነ እከሊት ደግሞ እንዲሆንች እያልኩ እነሱን ሳነጻጽር እነሱን ሳወዳድር እከሌ ጥሩ ነው እከሌ ግን መጥፎ ነው። እከሌ ጎበዝ ነው እከሌ ደካማ ነው እያልኩኝ ሳወዳድር እገኛለሁ ነው የሚለው። ይህ የአእምሮ ጤና ላይ ይጎዳል። የአእምሮ ጤና ላይ ይጎዳል ሳይሆን የአእምሮ ጤናን ይጎዳል ነው መሆን ያለበት ላይ የሚለው አያስፈልግም። ውስጣዊ ነገር ስለሆነ ሀሳቡ ማለት ነው። ይህ የአእምሮ ጤናን ይጎዳል ምን ታስፈልጋለች? የአእምሮ ጤናን ይጎዳል። መተግበሪያዎቹን ሰርዣለሁ። መተግበሪያዎቹን ማለት እነዚህን የምጠቀምባቸውን የተለያዩ ሰዎችን ለማየት የምጠቀምባቸውን መተግበሪያዎች ከሞባይሌ ላይ ወይም ከስልኬ ላይ አስወግጃለሁ ማለት ነው። ከስልኬ ላይ አስወግጃለሁ ወይም አጥፍቻቸዋለሁ። ለአንድ ወር መሞከር እፈልጋለሁ እንግዲህ ምን ያክል ያስቸግረኛል አያስቸግረኝም የሚለውን ለ አንድ ወር ያህል ማየት እፈልጋለሁ። የእውነተኛ ህይወት ግንኙነቶችን አተኩራለሁ የእውነተኛ ህይወት ግንኙነቶች ላይ ነው መሆን ያለበት ግንኙነቶችን ሳይሆን ግንኙነቶች ላይ መሆን አለበት። የእውነተኛ ህይወት ግንኙነቶች ላይ አተኩራለሁ ማለት ምን ማለት ነው? ከሰዎች ጋራ በመገናኘት አብሮ ቡና ሻይ በመጠጣት አብሮ በመስራት አብሮ በመጓዝ አብሮ በመጫወት በችግራቸው በመሳተፍ እውነተኛ ህይወትን በተግባር ማየት እፈልጋለሁ ለማለት ተፈልጎ ነው። ከእውነተኛ ሰዎች ጋራ እነጋገራለሁ እንግዲህ በማህበራዊ ሚዲያ ላይ የምናገኛቸው እውነት ሰው ይሁኑ አይሁኑ ምን አይነት እንደሆነ? ባህሪያቸውን ከማናውቃቸው ማንነታቸውን ከማናውቃቸው እንዲሁ እዛ ማህበራዊ ሚዲያ ላይ ያሉ ስም ብቻ ያላቸው ሰዎች እያየን ከሰው ጋር እንደምናወራ የሚመስለን ስሜት አውጥተን ጥለን እውነተኛ ሰዎች የሚዳሰሱ የሚጨበጡ ሰዎች ጋራ ግንኙነት በመፍጠር ለመፍጠር እሞክራለሁ ነው። ስለዚህ የእውነተኛ ህይወት ግንኙነቶች ላይ አተኩራለሁ ነው መባል ያለበት ከእውነተኛ ሰዎች ጋራ እነጋገራለሁ። ከሰዎች ጋር ማውራት ከሰዎች ጋር ማህበራዊ ህይወትን መካፈል ከእነሱ ጋር ሀሳብ መለዋወጥ በትክክል ሲያወሩ አይን አይናቸውን እያዩ ማዳመጥ ማለት ነው። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። አትክልት መስራት እችላለሁ ነው መሆን ያለበት ወይም በአትክልት ስራ ራሴን መጥመድ እፈልጋለሁ። አትክልት መስራት እችላለሁ ማለት ይሄ ነው እንግዲህ መትከል ሊሆን ይችላል አትክልት መስራት አበቦችን መትከል በግቢ ውስጥ የተለያዩ አትክልቶችን መትከል እችላለሁ እንግዲህ ጊዜውን ለማሳለፊያ ማለት ነው። ጊዜየን ለተሻለ ነገር እጠቀማለሁ የተሻለ ነገር በመስራት ከማህበራዊ ሚዲያ ውጪ ሆኖ የተሻለ ነገር መስራት በመስራት እጠቀመዋለሁ ማለት የተሻለ ለነገ ጥሩ የሚሆን ነገር ላይ አተኩራለሁ ነው። በመጀመሪያ ከባድ ይሆናል። በመጀመሪያ ከባድ ይሆናል ሳይሆን ከባድ ሊሆን ይችላል በመጀመሪያ ከባድ ሊሆን ይችላል። ግን ይኸውና መሞከር ያስፈልጋል የሚለው ይኸውና የሚለው ትክክል አይደለም። ግን ይሁንና ነው። ይሁንና መሞከር እፈልጋለሁ። ቢሆንም ማለት ነው። ከባድ ቢሆንም መሞከር እፈልጋለሁ ወይም መሞከር ያስፈልጋል። ቢከብድም ሚዛን ማግኘት አለብኝ ማለት ማመጣጠን አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። መሳሪያ እንጂ ህይወት አይደለም ማለት ማህበራዊ ሚዲያ መኖሪያ አይደለም። የሚበላበት የሚጠጣበት የሚወራበት ቦታ አይደለም። መረጃ የምናገኝበት መሳሪያ ነው መሆን ያለበት እንጂ እዛ ውስጥ መኖር አይቻልም የሚል አንድምታ አለው።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

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞክራለሁ። ጠዋት ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለሁ። አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም እየተሻለ ነው ከጓደኛ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል። ይህን ልምድ ማድረግ እፈልጋለሁ። እንግዲህ በዚህ ጽሁፍ ውስጥ ያለው አጠቃላይ ሀሳብ ስንመለከት በቅድሚያ መስተካከል ያለባቸው አንዳንድ የአረፍተ ነገር ስህተቶች አሉ እነሱን እንይ። የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ማለት። የአካል ብቃት እንቅስቃሴ ሳይሆን እንቅስቃሴን እንቀራለን። የአካል ብቃት እንቅስቃሴን መደበኛ ማድረግ ጀምሬያለሁ የሚል ይሆናል። ይህ ማለት ምንድነው? በመደበኛነት አዘውትረዋለሁ ወይም የዘውትር እንዲሆን ሁልጊዜም ያለማቋረጥ እንዲቀጥል ማድረግ ጀምሬያለሁ ማለት ነው። ሳምንት ሶስት ጊዜ እሞክራለሁ የሚለው በ የሚል መነሻ ቅጥያ ይቀረዋል በሳምንት ሶስት ጊዜ እሞክራለሁ ነው። በሳምንት ሶስት ጊዜ እሞክራለሁ ተብሎ መስተካከል አለበት። በሳምንት ሶስት ጊዜ እሞክራለሁ ማለት በሳምንት ሶስት ቀን ይህንን የአካል ብቃት እንቅስቃሴ እሰራለሁ ማለት ነው። ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል። ጠዋት ሰዎች ከእንቅልፋቸው ተነስተው የአካል ብቃት እንቅስቃሴ ለማድረግ እንደሚከብደውና ነገር ግን ከተለማመደ በኋላ ተነስቶ ስራውን ከሰራ በኋላ እንቅስቃሴውን ካደረገ በኋላ ግን ያ መጀመሪያ የነበረው አለመደሰት እንደሚጠፋና ደስ እንደሚለው ነው የገለጸው። መራመድና መሮጥ እሰራለሁ የሚለው የሚያደርገው የአካል ብቃት እንቅስቃሴ መራመድና መሮጥ መሆኑን ነው። አንዳንዴ መታጠፍ እንቅስቃሴዎችን አደርጋለሁ። መታጠፍ ሲባል ከወገብ ሊሆን ይችላል የእጅ እንቅስቃሴ አንገት የተለያዩ ሰውን ክፍሎቻችንን በማጣጠፍ የሚሰራ እንቅስቃሴ መሆኑን ይገልጻል። አካሌ እየተለወጠ ነው የሚለውን ሰውነቴ ብንለው የበለጠ ጥሩ ይሆናል ሰውነቴ እየተለወጠ ነው ብንል የበለጠ አገባቡ የተሻለ ይሆናል። የበለጠ ጠንካራ ይሰማኛል የሚለው ላይ ያለው ችግር ደግሞ ጠንካራ ይሰማኛል ሳይሆን ጠንካራ የሚለውን ቃል መለወጥ አለብን የበለጠ ጥንካሬ ይሰማኛል መሆን ያለበት የበለጠ ጥንካሬ ይሰማኛል። ጤናዬም እየተሻለ ነው የሚለውን እየተሻሻለ ነው ብንል ጥሩ ይሆናል የበለጠ ጥንካሬ ይሰማኛል ጤናዬም እየተሻሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል። ከጓደኛ ጋር አብሮ መስራት ያበረታታል ያው አንዱ ለአንዱ አይዞህ አይዞን ስለሚባባሉ የተበረታቱ ድካሙ ይጠፋል የተሻለ እየሰራ የተሻለ እየጨመረ ሌላውን እያየ ብርታት ይሰማዋል ማለት ነው። እርስ በእርሳችን እንገፋፋለን። ያው አብሮ በሚራመዱበት አብሮ በሚሮጡበት ሰዓት የትከሻ መገፋፋት ሊኖር ይችላል መነካካት ሊሆን ሊኖር ይችላል ይሄ ያነቃቃኛል ደስ ይለኛል። እንደማለት ነው ለተሻለ ስራ አብሮን የሚሄድ ጓደኛ አብሮን የሚደክም ጓደኛ ካለ ድካሙ እየለቀቀን ይሄዳል ሲደክም አይዞህ ይለኛል እሱም ሲደክም አይዞህ እለዋለሁ በዚህ መልኩ እቀጥላለሁ ለማለት ነው የፈለገው። ሰላሳ ደቂቃ ያህል ይወስዳል። አሁን እዚህ ላይ ምንድነው? እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል ከምንል እንቅስቃሴው ሰላሳ ደቂቃ ያህል ይወስዳል ብንል ጥሩ ይሆናል እንቅስቃሴው ብሎ ቢጨምርበት ምን እንደሆነ ሰላሳ ደቂቃ ያህል የሚወስደው ምን እንደሆነ ድጋሚ ቢያስታውሰው አረፍተ ነገሩ ሙሉ ይሆናል። እንቅስቃሴው ሰላሳ ደቂቃ ያህል ይወስዳል ቢለው የተሻለ ይሆናል። ይህንን እንደ ልምድ ለማድረግ እፈልጋለሁ። ይህንን እንደ ልምድ ማለት ማድረግ እፈልጋለሁ ማለት አዘውትሬ የማላቋርጠው እንዲሆንልኝ እፈልጋለሁ ነው። እንግዲህ በዚህ ጽሁፍ ውስጥ አጭር ጽሁፍ ውስጥ ማስታወሻውን የጻፈው ሰው ራሱን እንዴት አድርጎ በአካል ብቃት እንቅስቃሴ በመስራት ራሱን ጤናውን እንዴት መጠበቅ እንዳለበት እና ይህን የአካል ብቃት እንቅስቃሴ ደግሞ ልምድ አድርጎት ዘወትር ሁልጊዜም የሚሰራና ጤናውን ደግሞ የበለጠ እያሻሻለው እንደሚሄድ ያገኘውን ተሞክሮ ነው የጻፈልንና በጣም ጥሩ ጽሁፍ ነው። ነገር ግን አንዳንዴ ቃላትና የአረፍተ ነገር አገባብ ችግሮች እነሱ ሲወገዱ ደግሞ አረፍተ ሀሳቡ ጥሩና ሙሉ ማስተላለፍ የፈለገውን ነገር የሚገልጽ ጽሁፍ ይሆናል። ለጤናችን የተሻለ ነው የሚለውን ጤናዬ እየተሻለ ነው የሚለውን እየተሻሻለ ነው ቢለው የበለጠ ጥሩ ይሆናል። ጤናዬ እየተሻሻለ ነው የሚሆነው የሚባለው እየተሻለ ነው ሳይሆን እየተሻሻለ ነው ቢሆን